ውሃ ማምጣት አዎ በጣም እችላለሁ መሰረታዊ ነገር ነው ለህይወታችን ውሃ ምክንያቱም ውሃ ማምጣት የማይችል ሰው ውሃ በጠማው ሰዓት ወይም ደግሞ ጎረቤቶቹ ቤተሰቦቹ ብሎም በዙሪያው ያሉ ሰዎች ውሃ ባስፈለጋቸው ሰዓት ተሎ ላይደርስላቸው ስለሚችል ውሃ ማምጣትን መለማመድ በጣም አስፈላጊ ነው። እኔ ደግሞ እንግዲህ ያው አስተዳደጌም ጨምሮ ውሃ ካለበት ከምንጩ ከቧንቧ አካባቢ ላይ እየቀዳው ለራሴ እጠቀም ስለነበረም ውሃ ማምጣት በደንብ እችልበታለሁኝ ማለት ነው። እና ውሃ ማምጣትን በዚሁ አጋጣሚ ሁሉም ሰው ሊካንበት የሚገባ መሰረታዊ ነገር ነው ብዬ አስባለሁ። ስለዚህ እኔ ውሃ ማምጣት አውቃለሁ እችልበታለሁ ማለት ነው

በጣም አሪፍ ጥያቄ ነው የምወደው በዓል አይነት የፋሲካ በዓል በጣም ያስደስተኛል ምክንያቱም የፋሲካ በዓል። በጣም በርካታ ዝግጅቶች አሉ የጾም ወቅቱን አልፈን መጨረሻ ላይ ደግሞ እለተ አርብ የስቅለት እለት ደግሞ በጣም ደስ የሚል ፕሮግራም አለው። ወጣቶች ሰብሰብ ብለን ከተለያዩ ቤቶች በመዞር ዳቦ ከሰዎች ከተለያዩ ጓረቤቶቻችን እንቀበላለን። ያን የተቀበልነውን ዳቦ ደግሞ ሰብሰብ ብለን በልተን የምናስታውስበት ቀን ነው ያ የፋሲካ በዓል ማለት ነው። አልፎም ደግሞ ቅዳሜ ጾሙን አልፈን እሁድ ደግሞ ስንገባ በጣም ደስ የሚል በዓል ሆኖ አግኝቼዋለሁኝ ማለት ነውና። እኔ በጣም የምወደው የበአል አይነት በጣም ሁሌም የማይረሳኝ የፋሲካ በዓለው ማለት ነው። ምክንያቱም ጌታችን መርኃኒታችን ኢየሱስ ክርስቶስ እንግዲህ በክርስትና እምነት ተከታይ እንግዲህ የሆንን ሰዎች ለእኛ በመስቀሉ በደሙ ቤዛ አድርጎ እኛን ነፃ ያወጣን በዓል አይነት ስለሆነ ለማለት ነውና። ሁሌም እኔ ግርም ይለኛል እግዚአብሔር አለምን የፈጠረበትን ጥበብ ሳይሆን አለምን ያዳነበት ጥበብ ሁሌም ድንቅ ይለኛል ማለት ነው። እና እኔ በጣም የማከብረው በዓል የፋሲካ በዓል ነው ማለት ነው